አውሮፕላን ስለ አውሮፕላን ተንሽ ለመናገር ያክል አውሮፕላን በሰማይ የሚሄድ የትራንስፖርት መጓ አይነት ነው እና በጣም በፈጣን ሁኔታ በሌላ በምድር ካሉት የመጓጓዣ አይነቶች። በይበልጥ አውሮፕላን ጥሩ ነው ማለትም ይመስለኛል እንደዛ ነው። አውሮፕላን በበቂ ሁኔታ ሰውን መጫን ይችላል። እንደገና ደግሞ በበቂ ሁኔታ ደግሞ በምቾት የተመሰከረለት ነው። ከሌላው ይልቅ አውሮፕላን በምቾት የተመሰከረለት ነው ከሌላው ትራንስፖርት አንፃር እና በጣም ጥሩ መጓጓዣ ነው። አውሮኘላን እኔ በጣም እወዳለሁ። እንደገና ደግሞ አብዛኛው ሰዓት ድሮ በልጅነታችን ከልጅነት ትውስታዬ አንድ ነገር ባወራ። በድሮ ጊዜ በጣም ነበረ በቃ አውሮፕላን እኔ የነበርኩበት አካባቢ ላይ ያው ብዙ ልጆች ሆነን። ይሄን ያህል የክፍለ ሀገር ልጅ ስለሆንኩኝ ይሄን ያህል አውሮፕላን በበቂ ሁኔታ ስለማናይ እና በስንት ጊዜ አንድ ጊዜ ምናምን አይነት ነገር ሲመጣ በቃ እንደ ብርቅ ነገር ነው የምናየው። በቃ አውሮፕላን መጣ አውሮፕላን መጣ እያልን በቃ እንጮሃለን እዛ ሰፈር ውስጥ ምናምን ነገር ተሰብስበን እና በጣም ነው በቃ አውሮፕላን ማየት በጣም ነው ደስ የሚለን በጣም እንናፍቀዋለን። እንደገና ደግሞ በቃ በጣም የሚያስደስተን ሁኔታ ነው። እና አሁንም ራሱ ማነው በእውነት አሁን እንደዚህ አውሮፕላን በበዛበት በቀን ስንት ጊዜ እያየሁ ራሱ እያደግኩኝ። እያየሁ ራሱ እየዋልኩኝ። ግን ያ የልጅነት በልጅነት ሰዓት የተቀረጸብኝ ነገር ነው መሰለኝ እስካሁን ድረስ ራሱ አልለቀቀኝም። በቃ አውሮፕላን ሲመጣ እየወጣሁኝ ከቤት እየወጣሁኝ አውሮፕላኑን አየዋለሁና ይመስለኛል ከዛ ጀምሮ የሆነ የተጠናወተኝ ነገር አለኝ በቃ። በሰማይ ላይ ሲሄድ ማየት በጣም ነው የምወደው። አውሮፕላን በጣም ደስ ይለኛል። በቃ አላውቅም ለምን እንደሆነ ግን በቃ በጣም ደግሞ የሚያስደስተኝ ምን እንደሆነ እኔ አላውቅም። ለምን እንደሆነ እና በቃ ደስ ይለኛል። የጦር አውሮፕላንም ሆነ የትራንስፖርት መጓጓዣውንም ሆነ ማየት በጣም ነው ደስ የሚለኝ። ባለፈው ለታ እንደውም ያው እኔ አዳማ ስለምኖር። ደብረ ዘይት ደግሞ በቅርብ ርቀት ከአዳማ የምትገኝ ሀገር ናትና የኢትዮጵያ የጦር ኃይሏ ደግሞ እዛው ነው ያለው ደብረ ዘይት ቢሾፍቱና። ባለፈው ለታ ትርኢት ነበራቸው ትርኢት የሚያሳዩበት የኢትዮጵያን የጦር ኃይሏን ለማሳየት ትርኢት የሚያቀርቡበት ነበር። እንደገና ደግሞ ዘጠነኛ ዘጠና የዘጠነኛ የዘጠና አመታቸውን እያከበሩ ነበር። እና በጣም በቃ በአዳማ ሰማይ ላይ እንዲሁም ቢሾፍቱ በደብረዘይት ሰማይ ላይ በጣም እንደ ልብ ነበረ። አውሮፕላን እየተንቀሳቀሰ የነበረውና በቃ በጣም በጣም ነበር የሚያስፈሩት የጦር አውሮፕላን ናቸው። በጣም በቃ ድምፁ በጣም ነው የሚያስፈራው ምድርን ነበር የሚያናጋው እና። በቃ እኛ ምን መጣብን ብለን እንደውም ይሄንን ነገር አልሰማንም ነበር እና። እንደዚህ ዘጠናኛ አመታቸውን እንደሚያከብሩ አልሰማንምና። በቃ ምንድነው ምናምን ነገር ብለን በጣም ተደናግጠን ነበር እና። እና በቃ በጣም የኢትዮጵያማ አየር ሀይል በጣም ከፍተኛ ደረጃ ደርሷል አሁን። በጣም ለብዙ ጊዜ እንዳይ እንትን እንዳይል ተደርጎ እንዳይኖር ከፍ እንዳይል ተደርጎ ያው በመንግስታት የተነሳ በአንዳንድ ኢትዮጵያን የሚጠሉ መንግስታት የተነሳ። የአየር ኃይሏን በጣም አዳክመው ነበር ነገር ግን አሁን ከብልጽግና። በኋላ እንደገና ከዘጠኝ እንትን ብሎ ራሱን አፕዴት አድርጎ ተነስቷልና። በጣም ደግሞ ለመንግስታችንም በጣም እጅግ በጣም ምስጋና አለን። የተባረከ ሰው ነው። አብይ አህመድ በጣም የተባረከ ሰው ነው እና። በጣም ለዚህ ያ ለአየር ሀይሉ በጣም ትልቅ ለኢትዮጵያ በጣም ትልቅ አስተዋጽኦ አድርጓልና። በጣም ጥሩ የሆነ ነገር ነው። እና አውሮፕላን በጣም ደስ ይለኛል። ማየትም ደስ ይለኛል። ብሄድበትም ደግሞ ደስ ይለኛል እስከ አሁን የትም ቦታ አልሄድኩም እውነት ለመናገር በአውሮፕላን ምክንያቱም ርቄ ሄጄ አላውቅም። ያው ኢትዮጵያ ውስጥ ቢሆንም ግን በመኪና ምናምን አይነት ነገር ነው እንጂ እንደዚህ ወይ በሶፍት እንትን በሆኑ መኪናዎች ነው እንጂ ሄጄ አላውቅምና። መሄድን እፈልጋለሁ በአውሮፕላን አመሰግናለሁ ስለ ሁሉም

አዎ በመሬት ለይ መቀመጥ በጣም ነው ሚመቸኝ። በጣም በቃ ኮንፈርት ይሰጠኛል አብሶ ደሞ በመሬት ለይ። መተኛት በጣም ነው ደስ ሚለኝ ፍራሽ አንጥፌ በመሬት ለይ ብተኛ ሁል ጊዜ በጣም ነው ደስ ሚለኝ። ፍላት ስለሆነ በቃ ይመቸኛል ለምን እንደሆነ አላቅም ወድቃለውም ብዬ አልሰጋም። በቃ ደስ ይለኛል እና ምግብ ራሱ ስበላ ምናምን የሆነም ጅባ ተነጥፎ መሬት ላይ ተነ ቁጭ ብዬ ምናምን ነገር ብበላ በጣም ደስ ይለኛል። አብሶ ደሞ ሌሎች ሰዎች ሲኖሩ ለምሳሌ ጓደኞቼ ሊሆኑ ይችላሉ ቤተሰቦቼ ሊሆኑ ይችላሉ። የተለያየ አይነት ሰዎች በአንድ ላይ ተሰብስበን መሬት ላይ ቁጭ ብለን አንጥፈን ስንበላ ቡና ስንጠጣ እጅግ በጣም ደስ ሚል ስሜት ነው ሚሰጠኝ። እና በጣም ነው በቃ ምወደው ሁሉን ነገር መሬት ላይ ቁጭ ብዬ ባደርግ ደስ ይለኛል። መተኛትም ጭምር መሬት ላይ በቃ ኮምፈረተብል ዞን ነው። ለኔ መሬት ላይ መሆን እና በጣም እወደዋለው በጣም ደስ ይለኛል። እና ሁሉም ሰው ደሞ ያው በየሃይማኖቱም ደግሞ ይለያያል ይመስለኛል። እኔ ከሃይማኖት ጋራ አያይዤ ሳይሆን እኔ ክርስቲያን ነኝ እኔ ከሃይማኖት ጋራ ሳይሆን ግን በተፈጥሮ እንደዚ ደስ ይለኛል በጣም በቃ። ይመቸኛል አሪፍ ነገር ነው መሬት ላይ መሆን ከተሰቅሎ መቀመጥ ይልቅ እኔ መሬት ላይ ውርድ ብዬ ስቀመጥ በጣም ነው ደስ ሚለኝ። ሙስሊሞች ይሄንን ነገር እንደሚያደርጉ አውቃለው። ቁጭ ብለው መሬት ላይ ይበላሉ መሬት ላይ ነው ሁሉን ነገር የሚያደርጉት እና እኔ ከሃይማኖትህ ከእነሱ ጋራ አብሬ እንትን ብዬ ሳይሆን በቃ ብትፈቅዱ በጣም ደስ ስለሚለኝ ነውና። በጣም አሪፍ ነገር ነው መሬት ላይ ሆኖ መቀመጥህ እና በጣም ደስ ይለኛል። እና አሪፍ ነገር ነው ብዬ አስባለው ለሁሉም። እና እንደዛ ነው በጣም በቃ ሁሉም ሰው እንደዛ ሆኖ እንትን ቢል ያው ሁሉም ሰው እንደ ምቾቱ ነው እንደ እንትኑ ነው እንደ ምቾቱ ነው ሁሉን ነገር እንደ ምቾት ነው ሚያደርገው አንዳንዱ ሰው መሬት ላይ መቀመጥ ላይመቸው ይችላል። አልጋ ላይ መተኛት ነው ሚመቸው። እኔ ደግሞ መሬት ላይ መተኛት ነው ሚመቸኝ መሬት ላይ መቀመጥ ነው ሚመቸኝ የተለያየ አይነት ሰው እንደምርጫው እንደምቾቱ ይለያያል። መሬት ላይ እንዴ ከመሬት ላይ ተነሺ ምንድነው ምናምን አይነት ነገር አንዳንዱ ሰው ደግሞ ራስሽን እንደጣልሽ አይነት ነገርም ሊሰማው ይችላል። በቃ ራሴን እንደዚህምንድነው መሬት ለይ አትቀመጪም ተነሺ ምናምን ልል ነገር ሊለኝ ይችላል። በቃ የውርደት አይነት ነገርም ሊያደርገው ይችላል። ግን ለኔ በቃ ምቾቴ ከሆነ የምንም የውርደት እንትን አደለም። ስለዚ በጣም ደስ ሚለኝ ነገር ስለሆነ የምርጫዬን ደግሞ ማድረግ እችላለው። በቃ በጣም ነው ደስ የሚለኝ ሁል ጊዜ ብበላ ራሱ ደስ ይለኛል አብሶ ደግሞ መሬቱ የማይቆረቁር ከሆነ ለምሳሌ ፍራሽ ተነጥፎ ከሆነ ጅባ ተነጥፎ ከሆነ ምናምን አይነት ነገር በቃ እርፍ ለማለት በጣም ነው ደስ የሚለው። አብሶ ደግሞ እኔ ምን አደርጋለው ቤት እያለሁኝ። አያቶቼ ጋራ እያለሁኝ ቡና ምናምን ነገር አፈላና ሲኒ አቀራርብና ቡና ከዛ ጅባ እነጥፋለው ውጪ ላይም ሆነ እደጅ ላይ ሆነ ጅብ አነጥፍና ከዛ አያቴን በጣም ነበር ማስደስታት። ከዛም እዛው ቡናውን አፈላላና ምናምን ነይ እዚ ጋር ተኝ እዚ ጋር አረፍ በይ እላትና። ከዛ እኔው እዛው ቁጭ ብዬ ቡናዬን አፈላለው። ከዛ ሰው ይሰበሰባል የመጣ ሰው ይቀመጣል እዛ ጅባው ላይ። ልጆችም ስላሉ መሬት ላይ ሲነጠፍላቸው በጣም ነው ሚወዱት በቃ ደስ ይላቸዋል። እና በጣም በቃ ልዩ ስሜት ነው ሚሰጠው። እና ከዛም ቡናውን አፈላለው ቡና ቁርስ ምናምን ወይ ፈንዲሻ ወይ ደግሞ የሆነ የተለያየ አይነት የቡና ቁርስ አይነት ወይ ደሞ ቆሎ ምናምን ነገር አቀርብና። ከዛ የወተት ቡናም ከሆነ አያቴ የውተት ቡና ነውና ምጠጣ የነበረው። እሱን አፈላለው ከዛ በቃ በደስ በሚል ሁኔታ መሬት ላይ ቁጭ ብሎ ሰው ይሰበሰባል ምናምን አይነት ከዛ ቡናውን እየቀዳው እሰጣቸዋለው እንጫወታለን እንስቃለን። እንዝናናለን ከዛ በቃ ቡናውን ከጠጣን በኋላ በቃ እንትን እንላለን። ይመርቁኛል ምናምን አይነት ነገር እና በጣም ደስ ሚል ድባብ ደስ ሚል እንትን ስለምሰጠው። ይወዱታል እነሱም ይሄንን ነገር እና በጣም ነው እኔንም ሚያስደስተኝ። እንደዚ ማድረግ ሁል ጊዜ እና በጣም ደስ ይለኛል። በቃ ግን አንዳንድ ሰው አይወድም ለምን እንደሆነ አላቅም ይሄንን ሴሪሞኒ። አይወደውም እኔ ምን እንደሆነ። አላቅምና በጣም ነው በቃ እኔ ግን በጣም ነው ምወደው በጣም ነው። ደስ ሚለኝ የምዝናናበት ኢንጆይ የማደርግበት ነገር ነው። እና ስለ ሁሉም ነገር ደግሞ እግዚአብሔር የተመሰገነ ይሁን ደስ ይለኛል ሁሉም ነገር። ቴንኪው ቬሪማች

በጣም የምወደው ባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ አንዱ የኢትዮጵያ ባህላዊ ምግብ ነው። ማለት ደግሞ ብዙ አንድ ብቻ ነው ማለት አይደለም ብዙ የኢትዮጵያ ባህላዊ ምግቦች አሏት። ለምሳሌ እንደ ክትፎ እንደ ቁጮ እንደ አይቤ የተለያየ አይነት እንደ ቡሪሳቤ የሚባል ጩካሜ የሚባል ፎሰሴ በጣም ብዙ በጣም ብዙ ሺ ባህላዊ ምግቦች አሏት። ኢትዮጵያ እና ነገር ግን እኔ በጣም ምወደው ዶሮ ወጥነው ከዛ በመቀጠል ደግሞ ክትፎ ነው። እና በጣም መጀመሪያ ዶሮ ወጥ ሲሰራ ምን ይደረጋል መጀመሪያ? ሽንኩርት በብዛት በብዛት ሽንኩርት ይላጣል ከዛ በኋላ ከተላጣ በኋላ ሽንኩርቱ በደቃቁ ይከተፋል ወይም ደግሞ ይፈጫል። ከዛ ድስቱ ላይ እንጨምርና ድስቱ ላይ ይጣዳል ከዛ ይበስላል በዘይት እና በጨው ተደርጎ። በደንብ መብሰል አለበት ሽንኩርቱ የሽንኩርት ሽንኩርት እንዳይል ማለት ነው። በርበሬው ሲገባ ዶሮ ሲገባ ሽንኩርት ሽንኩርት ብሎ ጣዕሙን የዶሮውን ጣዕም እንዳያጠፋው በደንብ ተደርጎ ሽንኩርቱ መብሰል አለበት። ከዛ ሽንኩርቱ መጀመሪያ ከታሸ በኋላ ትንሽ ቆይቶ ደግሞ በርበሬ ይጨመርበታል ከዛ በርበሬ ከተጨመረበት በኋላ በርበሬውም አሁን በደንብ ተደርጎ ይታሻል ምክንያቱም በርበሬው ትንሽ ሊያቃጥልም ስለሚችል እንዳያቃጥል ተብሎ በደንብ ተደርጎ ይታሽበታል። ከዛ ቅድም ደግሞ ዘይት ትንሽ ለማብሰያ ብቻ ነበር የተጠቀምነው። ሽንኩርቱ ላይ ትንሽ ዘይት ሊያንሰው ስለሚችል ትንሽ ዘይት እንጨምርበታለን እያየን ማለት ነው። ከዛ እንጨምርና በደንብ አድርገን አሁንም ለብዙ ሰዓት ቢያንስ ለሁለት ሰዓት ያህል መቁላላት መቻል አለበት ሽንኩርቱ ብቻውን ማለት ነው። እና ውሃ ትንሽ ጠብ እያደረግን እየጨመርን ከዛ ነጭ ሽንኩርት እና ዝንጅብል አብሮ የተፈጨ እሱን ጠብ እናደርግበትና እንጨምርበትና ከዛ እሱንም አብሮ እንዲመስል በደንብ አድርገን ከሽንኩርቱ ጋር አብረን እናሸዋለን። ከሸነው በኋላ ከዛ ትንሽ ጠብ እያደረግን እና እንትኑ እንዲገንልን ከፈለግን። አሁን ስንሰራ እንዲገንልን ሽታው እንዲገልልን ከፈለግን። ቅቤ ትንሽ እንጨምርበታለን የተነጠረ ቅቤ ማለት ነው። ከዛና በደንብ ተደርጎ አሁን ሲዋሃደው በጣም ነው ሚጣፍጠው በቃ በጣም እጅግ በጣም አድርጎ ይጣፍጣል። ከዛ ልክ እሱን ካቁላላነው ምን ካልን በኋላ ዶሮ ወደ ዶሮ እንገባለን ማለት ነው። ዶሮ በመጀመሪያ ዶሮ ከታረደ በኋላ ወይም ደግሞ ሱፐር ሱፐር ማርኬት ከገዛን በኋላ በደንብ ተደርጎ ይታጠባል በምንድነው ሚታጠበው በሎሚ? በአጃክስ? እንደገና አሁን ዶሮዋ ታርዶ ሳይገነጣጠል በፊት ከሆነ በደንብ ተደርጎ በመጀመሪያ ከአጃክስ በፊት በምን እናጥበዋለን? በሽሮ በሽሮ እሽት ተደርጎ ይታሻል በሽሮ ከዛ በኋላ ትንሽ የዛው ላይ ያለውን ዶሮ ላይ ያለውን ዘለግላጋማ ነገር ያወጣልናል ማለት ነው። ከዛ ካወጣልን በኋላ ደግመን ደግሞ በአጃክስ እናሸዋለን። በአጃክስ በደንብ አድርገን ሙልጭ አድርገን እናጥበዋለን። ከዛ ዶሮ ከተገናጣጠለ ምናምን ነገር በኋላ ከዛ በሎሚ እናጥበዋለን ማለት ነው። በሎሚና ትንሽዬ የሊጥ እርሾ አድርገን የእንጀራ እርሾ አድርገን በደንብ አድርገን ፈትገን ደግመን ደጋግመን አንድ ሰባት ስምንት ጊዜ። በደንብ አድርገን እናጥበዋለን እንደገና ይሄ ማያስፈልጉ የሚቀረጣጠፉ ነገሮች ካሉ እነሱን እንቀረጣ ጥፋቸዋለን እንደገና ደግሞ እንትን የሚል ይሄ እንደዚህ ልግልግ የሚል ዶሮ ላይ አላህ አይጠፋምና እሱን ደግሞ በቢላ እየፈቀፈቅን እናነሳዋለን። ከዛ ከዛ በቃ በጣም ንጹህ ይሆናል። ከዛ በኋላ ልክ እላዩ ላይ የተቁላላው ላይ የተከለ እንትን ዶሮ ላይ ማነው ሽንኩርቱ ላይ ማለት ነው። ከዛ በኋላ እንቁላል ቀቅለን ከእንቁላል እንቁላሉን ከላጥን በኋላ ዶሮውን በደንብ ካማሰልነው በኋላ ውሃ ጠብ እያደረግን ውፍረቱን እያየን ከዛ በኋላ ዶሮ ይበስላል ከዛ እንቁላሉ እላዩ ላይ ጣል ጣል እናረግበታለን። ከዛ ትንሽዬ ከፈለግን ካልፈለግንም ይቀራል። ቅቤ ጣል እናረጋለን ከዛ ደግሞ መከለሻ ቅመም የግድ ነው። መከለሻው ቅመም ያስፈልጋል ከመከለሻው በኋላ በቃ ዶሮ በሰለ ማለት ነው

ዛሬ የመጀመሪያ ምግቤ ጠዋት ቁርስ የበላሁት ገንፎ ነው። ገንፎ የጤፍ ገንፎ ነው የበላሁት አሰራሩም ደግሞ ምንድነው? በመጀመሪያ ውሃ እንጥዳለን ከዛ ደግሞ ውሃው ላይ ትንሽ ጨው እንጨምርበታለን። ከዛ የጤፍ ዱቄት ካመጣን በኋላ ትንሽዬ በመጥበሻ ወይ ደግሞ በምጣድ ሞቅ ሞቅ እናደርገዋለን ማለት ነው። ከዛ ሞቅ ሞቅ ካደረግነው በኋላ በደንብ የሆነ ጣዕም ሽታ አለው። እና እሱ ሽታ ስናገኝ ከዛ የፈላው ውሃ ውስጥ እንጨምረዋለን። ከዛ የፈላው ውሃ ውስጥ እንጨምርና በደንብ አድርገን እናሸዋለን። በደንብ አድርገን ካሸነው በኋላ እያወረድን ከምድጃችን ላይ እያወረድን በደንብ አድርገን ካሸነው በኋላ መልሰን እንጥደዋለን። ከዛ ከጣድነው በኋላ ደግሞ ትንሽዬ እንዳይዝብን ቂጡ እንዳይዝብን ውሃ እንጨምርበታለን ማለት ነው። ትንሽ ጠብ አድርገን ውሃ ከዛ በእንፋሎት እንዲበስልልን እናደርገዋለን። ከዛ በኋላ ያው ከበሰለ በኋላ ሳህን ወይም ደግሞ ባህላዊን ማቅረቢያ ካለን እሱን እንትን እንልና በሱ ትንሽ ቅቤ ከስር እናደርግበትና ከዛ ገንፎውን ላዩ ላይ እንገለብጥበታለን ማለት ነው። ከዛ ከላዩ ላይ የምንፈልገው በምንፈልገው አይነት በሁለት አይነት መንገድ አሁን ገንፎን መብላት እንችላለን። አንደኛው መሃሉ ጉድጉድ ያለ ውስጡ ቅቤ አድርገን ቅቤና በርበሬ አድርገን የምናቀርበው ሲሆን ሁለተኛው ደግሞ ምንድነው? መሃሉን ሳንጎረጉደው ግን እላዩ ላይ ቅቤና ወይ በርበሬ ወይ ደግሞ ሚጥሚጣን አፍስሰንበት ዝም ብለን ቅቤው መሃል እንዲገባ ወጋ ወጋ አድርገን በሹክያም ሆነ በማንኪያ ወይም ደግሞ በምናማስልበት ነገር ከዛ እሱን ቅቤ ጨምረንበት ሚጥሚጣ ጨምረንበት ማቅረብ ነው እንችላለን ማለት ነው በሁለት አይነት መንገድ ነው። ከዛ እኔ ምን አደረኩኝ እንትኑን እንደዚህ በሁለተኛው መንገድ ነው የተጠቀምኩት። እና ከዛ ከእሱ ላይ ደግሞ አንዳንድ ሰው ምን ያደርግበታል በእርጎ ይበላል። በጣም ነው የሚጣፍጠው ምክንያቱም አንዳንዴ በርበሬ ያቃጥላልና በርበሬው እንዳያቃጥላቸው በሚል በእርጎ ይብሉታል። ማለትም በርበሬ መሃሉ አላ ጎርጓዳ ውስጥ ከዳር ከዳሩ ግን እርጎ ያፈሱበትና በእርጎ አፍስሰው ይበላሉ ማለት ነው። ስለዚህ በጣም ደስ የሚል ነገር ነው። እና እኔ ዛሬ በጠዋት ደግሞ ይጠግናልም ደግሞ ደግሞ ከጤፍ ብቻም ሳይሆን ለራሱ ለገንፎ እህል ተብሎ የሚዘጋጅ እህል አለ። ከተለያየ አይነት የእህሎች አይነቶች ተደባልቀው አንድ ላይ ይፈጩና ከዛ በኋላ ለ እንትን ይባላሉ። ይሰራሉ ምጥን ይባላል ስሙም ምጥን ይባላል። እና በጣም ለጤና እጅግ በጣም ጠቃሚ በጣም ጥሩ የሆነ አራስ እንደውም በጣም ገንፎ ትበላለች። እና የተለያየ አይነት አዝርዕት ስለሆነ ከብዙ አዝርእቶች ደግሞ ብዙ አይነት ፕሮቲን ሚነራል ሰዎች ታገኛለች እና ለዛ ከብዙ እህሎች ተዘጋጅቶ ይሰራላታል ማለት ነው። ስለዚህ እኔም ዛሬ የበላሁት ግን የምንድነው የጤፍ ነው። የጤፍ ስለሆነ ከዛም በቃ አንዳንዴም ደግሞ እንቁላልም እበላለሁ። ጠዋት ጠዋት ላይ እንደገና ፓስታ እበላለሁ መኮረኒ እበላለሁ። እንደገና እርጎ እጠጣለሁ እርጎ በዳቦ በአምባሻ እጠጣለሁ አቮካዶ እበላለሁ። ጁስ ሰርቼ ጁስ ፈጭቼ እጠጣለሁኝ። የተለያየ አይነት ጨጨብሳ የሚባል ምግብ አለ ጨጨብሳ ሰርቼ እበላለሁኝ። እና ቁርስ ሰዓት በብዛት ከምሳና ከእራት የተለየ ነገር ነው እና ደስ ይላል። ይጣፍጣልም ደግሞ እና አብዛኛው ሰዓት ላይ ደግሞ እንደዚህ አይነት ነገሮችን ነው የምመገባቸው። ጥቅም የሚሰጡ ጥቅም ሊሰጡ የሚችሉ ነገሮች ናቸው። እና እንደዛ ነው ያው ሁል ጊዜ ጾም ከሌለ በስተቀር ደግሞ ቁርስ ምሳ እራት ደግሞ ግዴታ ነው መብላት ማለት ነው። እና በብዛት እበላለሁ እና መክሰስም ደግሞ አንዳንድ ጊዜ ይርበኛል መክሰስም በላለው እና በቃ መዝለል አልፈልግም። ጾም ካልሆነ በስተቀር ምክንያቱም ሰውነቴ እንዲጨምርልኝ እፈልጋለሁ ምክንያቱም ትንሽ የሆነ ቀጫጫ ነገር ነኝና ትንሽ ሰውነቴ ከፍ እንዲል እፈልጋለሁ። እና የመጀመሪያው ምግቤ ዛሬ ገንፎ ነበር ለማለት እፈልጋለሁ አመሰግናለሁ።

አዎ በደንብ በእንጨት እሳት ማብሰል አውቃለሁ። ምክንያቱም እኔ የተወለድኩት እና ያደግኩት ክፍለ ሀገር ነው። ማለትም ገጠር የሚባልበት ሳይሆን ግን ክፍለ ሀገር ነው። በቃ ዘመናዊነቱም ነገር አለ በርግጥ ግን የምንጠቀመው የነበረው በእንጨት ነበረ። እንጨት ማሳ አለንና ከማሳ በደንብ ተደርጎ ተጭኖ ይመጣል ተቆርጦ ማለት ነው እና ለምግብ ማብሰያነት የምንጠቀመው እንጨት ነበረ። እና ወጥ ለመስራት የተለያየ አይነት ነገር ለማድረግ እንጀራ ለመጋገር የምንጠቀመው ሁሉን ነገር የምንጠቀመው በእንጨት ነው። ያው ከሰልም እንጠቀማለን በእርግጥ ግን የእንጨት ደግሞ ያፈጥናል በደንብ ያፈጥናል እንደገና ደግሞ በጣም ነው የሚጣፍጠው እኔ በጣም ነበር የሚገርመኝ። እና አሁን ዘመናዊነቱ መጥቶ ከተማ ከገባን በኋላ በስቶቭ ነው የምንጠቀመው። እና ስቶቭ ያኔ ያኔ ወጥን የማጣፈጥ ነገር የለውም በጣም ይገርመኛል። እና አንደኛ ለምግብ ራሱ ወሳኝነት የእሳትም አብሰያውም በጣም ትልቅ አስተዋጽኦ አለው። እና በጣም ይገርመኝ ነበረ። በእሳት ለምሳሌ ቡና ሲቆላ የ ከሰል ቡናና የ በእንጨት በእሳት የተቆላ አንድ አይደለም በጣም ይገርመኛል። እሱን ነገር ሁል ጊዜ ማለት ነው። እና ያኛው በጣም ይጣፍጣል ኢቭን እንኳን መዓዛው በጣም ይለያል የእንጨት ቡና በእንጨት የተሰ የተቆላ ቡና። በጣም መዓዛው ይለያል እኔ ለምን እንደሆነ አገባኝም። የከሰል ቡና ይለያያል በቃ። እና በእንጨት መስራት ያው ግን ጉዳትም አለው። እርግጥ ጉዳቱ ምንድነው? አይን ጭሱ አይን በጣም ለአይን በጣም መጥፎ የሆነ ነገር ነው። በቃ ደግሞ በጣም በቃ የሚያስጠላ ነው። እስከ ሞራ ድረስ ሊያመጣ ይችላል። አይን ላይ በጣም እናቶቻችን የሚቸገሩበት ነገር አንዱ ይሄ ነው። በቃ ከድሮ ጀምሮ ጪስ ላይ በቃ እየሆኑ ስለሚውሉ አሁን ላይ ሞራ ያስቸግራቸዋል። የተለያየ አይነት የአይን ህመሞች እናቶቻችንን ያጠቃሉና በርግጥ ይሄ ጎጂ ነገሩ ነው። የእንጨት እንትን ማለት ማለት ነው። ሁለተኛ ነገር ደግሞ ምንድነው? እንጨቱን የሚያመጡት ከሩቅ ቦታ ነው ተሸክመው በእግር ጉዞ በጣም በቃ ደክመው ደክመው ወገባቸው ተሰብረው የሚያመጡትና እና ይሄ ራሱ አንድ ጉዳት ነው። በቃ በጣም ይጎዳል የእንጨት በጣም ይጎዳል። በዛ ላይ ልጆቹ ወልደው ልጆቹ አሳድገው ስለሆነ እንደገና ደግሞ ማሳ ሄደው እንጨት ለቅመው በትልቅ በቃ ትልቅ አድርገው ጭነው ከዛን ይመጣሉ ከዛ በቃ ማብሰል ነው ስራቸው በቃ ልጆቻቸውን ማሳደግ መንከባከብ ነው። በቃ ባላቸው እኮ ዞር ብሎም ላያያቸው ይችላል። በቃ እና እነሱ በጣም ተቸግረው ያሳድጋሉ። በጣም ተቸግረው ነው በቃ እና ይሄ ይሄ ነገር አሁን በጣም ነው የሚያስጠላው። ከተማ ውስጥ አሁን እንደዚህ አይነት ነገር አይታይም በቃ ምክንያቱም ሁሉም ነገር በምጣድ ምጣድ ከተባለ ምጣድ በእንጨት የሚጋግር ሰው የለም። እና በእንጨት ሳይሆን በእንትን ነው የሚጋግሩት በኤሌክትሪክ ስለሚጋግሩ። እና በቃ ወሳኝነት አለው በጣም ኤሌክትሪክ ደግሞ ለእንደዚህ አይነት ቦታ ላይ ወሳኝነት አለው ለድካሞች እናቶች ወሳኝነት አለው። እና በጣም ይጎዳል። በርግጥ እኔ በእንጨት አሁን በእንጨት አበስላለሁ ድሮ በእንጨት ነው የማበስለው። እና እጠቀማለሁ እንጨት እስካሁን ድረስ ራሱ እኛ ቤት ታች ማለትም ክፍለ ሀገር በእንጨት ነው የሚል እንትን የሚሉት የሚጋግሩትም በእንጨት ነው። የሚሰሩትም በእንጨት ነው ሁሉን ነገር የሚያደርጉት በእንጨት ነው። እና እስካሁን ድረስ ራሱ ስቶቭ አይጠቀሙም በቃ። በእንጨት ነው። እንደገና ደግሞ በከሰል ነው የሚሰሩት በቃ። እንጂ በሌላ ነገር ምናምን እንደዚህ መብራት ምናምን ነገር። ያው ትልልቆችም ስለሆኑ የትልቅ ሰው ቤት ስለሆነ ፍጆታ በጣም ይፈጃል። ይሉና መብራት መጠቀምን ይፈራሉ። ስለዚህ ደካማ ከሆኑ ደግሞ ከባድ ስለሆነ። እንደዛ ነውና። በቃ እንደዛ ነው የሚሆነው። በቃ ለእንጨት ለከሰል የሚያወጡትን ነገር ለማብራት ቢያወጡ ጥሩ ነበር። በርግጥ ግን አልሆነም እንግዲህ ምንም ማድረግ አይቻልም። እንግዲህ

የምወደው ምክሰስ በብዛት ሳንዶች እወዳለሁ ሳንዶች ብበላ ሁሌ ጊዜ በጣም ደስ ይለኛል። ለምሳሌ የእንቁላል ሳንድዎች የአትክልት ሳንድዎች አይነት ሳንድዎቾችም መብላት በጣም ደስ ይለኛል ያስደስተኛል። እንደገና ደግሞ በኢትዮጵያ ውስጥ የተለመደው ነገር ምንድነው? በብዛት ብዙ ሰው የሚበላው ዳቦ በሻይ ነው። ዳቦ በሻይ ህፃናትም ሆነ ትልልቆችም ያው እራት ሰዓት ቶሎ ስለሚደርስ ዳቦ በሻይ በብዛት ይበላሉና። እና ያንን ነገር በማድረግ ዳቦ በሻይ በመብላት መክሰስ ያሳልፋሉ። እንደገና ደግሞ ሌሎቹም እንጀራን በመብላት። ያሳልፋሉና በዛ የተነሳ መክሰስን ብዙ ጊዜ በቃ እንደዚህ አይነት ነገሮችን ላይ ነውና የሚያሳልፉት። እና ጥሩ የሆነ ነገር ነው። ሁለተኛ ደግሞ አንዳንድ ሰዎች መክሰስን አይበሉም ያው ስብን የሚፈሩ እንደገና ደግሞ መወፈርን የማይፈልጉ ሰዎች መክሰስን አይበሉም። እንደገና ደግሞ የተጨማሪ ውፍረት እንዳይመጣባቸው ቦርጭ እንዳይመጣባቸው በመፈለግ ስብል ለመቀነስ ሲፈልጉ። አይበሉምና በዛ የተነሳ ደግሞ ያው ብዙ ሰዎች አይበሉም። መክሰስ እኔ ግን ሲርበኝ መክሰሴን እበላለሁ። ግን በአብዛኛው ሰዓት ላይ ለራስ ሰዓት ደግሞ የእራትን ቦታ የሆነ የማይፈጭ ምግብ ከበላሁ ለምሳሌ ከበድ የሚል ምግብ ነገር ከበላው የማይፈጭ ነገር ስለሆነ ለእራት ሰዓት ሊከብደኝ ይችላል። እና በአብዛኛው ሰዓት ላይ ደግሞ ቀለል ያ ቀለል ያለ ምግቦችን ነው መክሳስ ላይ የምበላው ወይም ደግሞ ትንሽ መጠኑ ያነሰ ምግብም ነው የምበላው ማለት ነው። ስለዚህ መብላት ያው በቀን አራት ጊዜ የምንበላውን ይጨምራል ማለት ነው። የሰው ልጅ ያው መብላት ያለበት በቀን ሶስት ጊዜ የመጀመሪያው ነው ብዬ አስባለሁ። በቀን ሶስት ጊዜ መብላት አለበት የሰው ልጅ አልፎም ደግሞ መክሰስም ያው በተጨማሪ ነገር ነውና መብላት መቻል አለበት ማለት ነው። እና ብዙ ሰው የሚወደው ደግሞ ቀለል ቀለል ያለ ምግብን መክሰስ ላይ ያዘወትራሉ። ለምሳሌ በመንገድ ላይ የሚጠባበሱ ነገሮችን የመክሰስ ሰዓት ላይ ነውና የሚሰሩት በዛን ጊዜ ለምሳሌ እንደነ ችፕስ ያሉ ነገሮች ፋስት ፉድ የምንላቸው አይነት ነገሮችን። የሰው ሰዎች ይመገባሉ ያ ደግሞ ምንድነው? ላላስፈላጊ ውፍረት ላላስፈላጊ የስብ ክምችት ያጋልጣል እንደገና ደግሞ የጤና ጉዳትም ያመጣልና። ያው ከመጠን በላይ ውፍረት ካለ። ተያይዞ የሚመጣው ነገር ደግሞ ምንድነው? በሽታ ነው እና አንዳንድ ጊዜ ከመክሰስም ዘለል አንዳንዴ ብንዘለው ጥሩ ነው። በጣምም ካራበን ምናምን ነገር ብንዘለው ጥሩ ነው ብዬ አስባለሁ። የተጠባበሱ ዘይቶች ደግመው ደጋግመው ስለሚጠባበሱባቸው እንደነዚህ ጃንክ የሆኑ ፉዶችን መመገብ ለጤና በጣም ስለሚጎዳ እነሱን ብንቀንሳቸው ሁሌ ጊዜ ሳይሆን አልፎ አልፎ እንኳን ብንመገባቸው ይሻላል ብዬ አስባለሁ። እና ብዙ ሰው ኢትዮጵያ ውስጥም ሆነ እንደገና ደግሞ በውጪም መክሰስ የሚበሉት ምንድነው? ጃንክ ፉዶችን ነው በቃ በፋብሪካ የተቀነባበሩ ምግቦችን ይበላሉ። ምክንያቱም በፋብሪካ ያው እንዳይበላሹ ተብሎ ብዙ የሚጨምርባቸው ኢንግሪዲየንቶች አሉ። እነሱ በራሳቸው የጤና ጉዳትን ያመጣሉና። ከነዛ ነገሮች ደግሞ መጠበቅ መክሰስ የምንበላም ከሆነ ደግሞ ኦርጋኒክ የሆነ ነገር በኬሚካል ምናምን ያልተቀነባበረ ነገር ብንበላ ብንመገብ የተመረጠ ይሆናል ያው መብላታችን ካልቀረ ማለት ነው። እና ለብዛት እነዚህ አይነት ምግቦች አሁን የካንሰር ችግር ያመጣሉ። እንደገና ደማችንን ከፍ የማድረግ የስኳር መጠናችንን የመጨመር ላላስፈላጊ ውፍረት ማጋለጥ እና የተለያየ አይነት ነገሮችን ሊያመጡብን ስለሚችሉ። ደግሞ የሚያመጡትም ደግሞ ምንድነው መክሰስ ሰዓት ላይ የምንበላቸው ነገሮች ስለሆኑ ነው። በብዛት ማለት ነው አቨሬጁ ሲታይ በመክሰስ ሰዓት የሚበላው ይበልጣል። ከሌላ አሁን ቁርስ ላይ ብዙም እነዚህ ጃንክ ፉዶች ላንመገብ እንችልም ይሆናል ላንችልም ይሆናል ግን አብዛኛው ፐርሰንቱ የሚከሰተው ምንድነው መክሰስ ሰዓት ላይ ነው። በቃ እራት ሰዓት ስላለ ለመክሰስ ሰዓት ቀለል አድርገን ለመዋል ያንን እንጠቀማለን እና በጣም ጎጂ ነገር ነው

አዎ በእጅ የሚሰራ ስራ። በጣም ነው ደስ የሚለኝ በእጅ የሚሰሩ እደ ጥበቦች ለምሳሌ በቤት ውስጥ የሚሰሩ የጌጣጌጦች በቤት ውስጥ የሚሰሩ ፈጠራ ስራዎች እንደገና ደግሞ አርት በጣም ነው ደስ የሚለኝ። ራስን ያዝናናል ራስን ደግሞ በተለያየ አይነት ቢዝነስ ሊሆኑ ይችላሉ የቢዝነስ የገቢ ምንጭ ሊሆን ይችላልና። በጣም ጥሩ ነው የእጅ ስራዎች። በጣም ደስ ይላል። አሁን ለምሳሌ የጌጣጌጦችን ብናይ እኔ አሁን ከዩቲዩብ ላይ ብዙ ሰዓት እንደዚህ አይነት ነገሮችን አያለሁ መስራት እፈልጋለሁ። በርግጥ ለምሳሌ እንደ ጌጣ ጌጦች መስታወት በቃጫ ተደርጎና ራሱን በመስታወት የሚሰራ በግሉ እየተጣበቀ የሚሰሩ መስታወቶች በጣም የሚያማምሩ። የአበባ ማስቀመጫዎች የተለያየ አይነቱ የግድግዳ ጌጦች ምናምን በጣም ማየት በጣም ነው ደስ የሚለኝ ብሰራም ደግሞ በጣም ነው ደስ የሚለኝ። እና የሞከርኳቸውም ነገሮች ደግሞ አሉ ከዩቲዩብ ላይ በማየት በማውረድ የሞከርኳቸው ነገሮችም ደግሞ አሉ። እሱም ምንድነው? የአበባ ማስቀመጫ ነው የአበባ ማስቀመጫ የሚሰራው ከምንድነው ከጀሶነው ከጀሶና ከፊኛ ይሰራልና። በመጀመሪያ ጀሶው ከተበጠበጠ በኋላ ፊኛ እይመጣል ከዛ በሃይላንድ ጀስቶን ከበጠበጥን በኋላ ሃይላንድ ውስጥን እንከተውና ከዛ በኋላ ጀሶን ፊኛ ውስጥ እንጨምረዋለን። እና ለብዙ ሰዓት ለትንሽ ደቂቃ ፊኛውን እያሽከረከርን ሙሉ እናዳርሰዋለን ሙሉ ዙሪያውን እንዲያዳርስ ጀስት ማለት ነው። ውስጡ እንዲያዳርሰው እናሽከረክረዋለን ከዛ በኋላ እናስቀምጠዋለን ቀስ ብለን ባላንስ አድርገን እናስቀምጠውና። ከዛ ትንሽ ከአንድ ከአርባ ከሃምሳ ደቂቃ በኋላ ይደርቃል ማለት ነው ቀዝቃዛ ቦታ ላይ እናስቀምጥና ይደርቃል። ከዛ ቀስ ብለን በመቀስ ፊኛውን እንቆርጠዋለን ከዛ ራሱ ቅርጹን ይዞ ይወጣል የፊኛውን ቅርጽ ይዞ ይወጣል ማለት ነው። ጀሱ ከዛ በኋላ ልክ እሱ ከወጣ በኋላ ቀስ ብለን ያው ክብ ስለሚሆን አፉ ጋራ በክብ እንቆርጠዋለን እና ትልቅዬ እንደ አዲስ የመሰለ ነገር ይወጣል። እና ከዛ በኋላ ትንሽ መታሸት ያለበትን አካባቢ ቀስ ብለን በብርጭቆ ወረቀት ምናምን እናሸዋለን እንትን ማለት ያለበት ስሙዝ እንዲሆን ማለት ነው። ከዛ እንደዛ ከሆነ በኋላ ደግሞ በቃ የምንቀባውን ቀለም እኔ አሁን የተጠቀምኩት የዛን ጊዜ ስፕሬይ ነበረና ስፕሬይ ነበረኝ ጎልደን ስፕሬይ። ከዛ በጎልደን ስፕሬይ በደንብ አድርጌ እንትን አልኩት ቀባሁትና በቃ በጣም ነበር የሚያምረውና ቤትህ ያው ሰው ሰዎች ነበሩና አንድ ቀን ሳያውቁ ሰበሩብኝ። ሌላም ደግሞ ሰርቼም ለሰው የሰጠሁት አለ። እና በጣም ጥሩ የሆነ ነገር ነውና አንዳንድ ኬነ እንደ እደ ጥበብ ምናምን የሆኑትን ነገሮች እሞካክራለሁ ማለት ነው። እና ደግሞ በጣም የሚያስደስተኛል። በቃ የተሰራውን ነገር ሳይ የሰራሁትን ስራ መጨረሻ ላይ ሳየው ደስ ይለኛል በቃ ደስ የሚል ስሜትን ይሰጠኛል። ስለዚህ ደስ ብሎኝ ሌላም ያበረታታኛል ማለት ነው። እና እንደገና ደግሞ ለምሳሌ ሽሩባ መስራት በጣም ነው የምወደው። ከዩቲዩብ እያየሁኝ በዛ ዲዛይን ሰዎችን እሰራለሁና በጣም ደስ ይለኛል ያ ነገር ካለቀ በኋላ ሳየው ውስጤ ይረካል ደስ ይለኛል እንዴ እኔ ነኝ እንዴ የሰራሁትን ድል ያደርገኛል ለሌላም ስራ እንደነሳሳ ያደርገኛል እና በጣም ነው የምወደው። እንደዚህ አይነት በእጅ የሚሰሩ ስራዎችን ደስ ይለኛል የአበባ ጌጦችን ማየት ደስ ይለኛል። እና የተለያየ አይነት ነገሮችን የእጅ ስራዎችን ማየት በጣም በጣም ነው የሚያስደስተኝ። ከአርትም ጋራ የሆነ የተቀራረበ ነገር አለኝ እንዴ ብዬ እንዳስብ ያደርገኛል እና በጣም ደስ ይለኛል። እና ለ ወደፊትም እሞክራቸዋለሁ ብዬ ያሰብኳቸው ነገሮች አሉ። ከዛ መካከል እንደዚህ የቤት ውስጥ የሚሰሩ ጌጣ ጌጦች ናቸው። በቃ አንደኛ በትክክል እውነት ስራዬ ብዬ ቢይዘው ያ ነገር አንደኛ ነገር ለኔም ስሰራው ሳየው ሳትስፋክሽን ይሰጠኛል። ሁለተኛ ደግሞ እንደ ገቢ ምንጭም ሊሆንልኝ ይችላል። እና ስራዬ ብዬ ቢይዘው ጥሩ የገቢ ምንጭ ሊሆነኝ ይችላል። እና በጣም የእጅ ስራ የሚሰራ ስራ በጣም ደስ ይለኛል

አዎ የማስታውሰው ልዩ በዓል በጣም በቃ እንቁጣጣሽ ነውና እንቁጣጣሽ በጣም አላውቅም ለኔ የተለየበት ነገር ነው። ከስራ፣ ከትምህርት እንደገና ደግሞ በቃ አመቱ ሙሉ ከለፋሁበት ነገር ላይ ቤተሰቦቼን የማይበት የእንቁጣጣሽ ጊዜ ነውና እጅግ በጣም ነው ደስ የሚለኝ። ለምን እንደሆነ አላውቅም። ከልጅነቴ ጋራ ተያይዞ ነውና እንቁጣጣሽን የማያይዘው። ምክንያቱም እንቁጣጣሽ በልጅነታችን እንጨፍራለን። በየሰው ቤት እየዞርን ቂጤማ እንሰጣለን። እንኳን አደረሳችሁ እንላለን። እንደገና በመስከረም አንድ ላይ ነው እንደዛ የምናደርገው። እና ከዛ መስከረም ቋጉሜ አምስት ላይ ኦር ደግሞ ስድስት ላይ እንትን ይባላል ሆያ ሆዬ ይጨፈራል ማታ ላይና ጭቦ ይበራል። እና በቃ የተለየ አይነት ድባብ ነው ያለው። እና እንደገና በጣም አያቴ ይወደዋል ያንን ነገር። እንቆጣጣሽን ይወደዋል። አዲስ ነገር ስለሆነ አዲስ አመትን አዲስ ነገር ስለሆነ በጣም ነው የሚወደው። እና እሱም በቃ አሁን እሱ ከሞተ በኋላ ደግሞ በጣም ይናፍቀኛል። እና በተለየ የስሜት እንቁጣጣሽን ነበር የሚወደው። እና እኔም ደግሞ እሱን ስለምወደው ይመስለኛል። የተለየ ነገር ነው ያለኝ ለእንግውጣጣሽ ማለት ነው። በቃ ቤተሰቦቼን የማገኝበት ወደ አዲስ ምዕራፍ የምገባበት፣ በጣም ደስ የሚል ጊዜ የማሳልፍበት ነው። እና ይበልጥ ከፋሲካ፣ ከገና ከሌሎች በዓላቶች ውስጥ በጣም በቃ ለኔ ትውስታ ያለው በዓል እንቁጣጣሽ ነው። በቃ ትዝ የሚለኝ በቃ የሆነ ነገር ለምሳሌ በቴሌቪዥን ማስታወቂያ ስሰማ፤ ስለ እንቁጣጣሽ ስለአዲስ አመት እንቁጣጣሽ ደረሰ፤ እንቁጣጣሽ እንደዚህ እንደዚህ ሲባል በቃ የማስታውሰው ነገር አለ። በቃ በልጅነት የማደርጋቸው ነገሮች ብቻ የራሱ ስሜት አለው። እና በቃ በጣም ነው የማደርገው ማለት ነው። በቃ በጣም ፊል አደርጋለሁ። አሃ ለካ ወይኔ ይሄ አመት አለቀ? ወይኔ የሆነ ነገር ምናምን ነገር እላለሁ። ደግሞም አመቱ ላይ ካልሰራሁበት፣ ያለፈውን አመት ካልሰራሁበት ደግሞ በጣም የምደነግጥበት ነው። ይሄንን ለምሳሌ በቲቪ ማስታወቂያውን የሆነ እንቁጣጣሽ ደረሰ ምናምን ነገር ሲባል ለምሳሌ አሁን ሁለት ሺህ በእኛ ሁለት ሺህ አስራ ስምንት ነው አይደለ። ሁለት ሺህ አስራ ስምንት አሁን አልቆ ሁለት ሺህ አስራ ዘጠኝ መግቢያው ሊገባ አካባቢ አስራ አምስት ቀን እንደዚህ ወይ ደግሞ ሶስት ሳምንት ወይ ደግሞ አንድ ወር ሲጠራው ማስታወቂያዎችን እሰማለሁ። እና ወይኔ በቃ ይሄ ጊዜ አለፈ ማለት ነው? ወይኔ ምንም ሳልሰራ ጊዜ እባከነ እድሜ እባከነ ማለት ነው ብዬ ደግሞ እደነግጥበታለሁ እውነት ለመናገር ማለት ነው። እና በቃ ከሰራሁበት ደግሞ ቤተሰቦቼ ጋራ የምሄድበት ጊዜ ከሆነ እንደገና ደግሞ ወደ ቤተሰቦቼ ለመሄድ ማለት ነው። በየአመቱ ሲሄድ የሆነ ነገር ይዤ እሄዳለሁ ቤት። እና እጄ ባዶ ከሆነ ምንም ገንዘብ ባእጄ ላይ ከሌለ ምናምን ወይኔ ደረሰ እኮ ወይኔ በቃ ምንድነው የማደርገው ምናምን ብዬ ደግሞ እጨነቅበታለሁ ማለት ነው። እና በጣም በቃ የተለያየ አይነት ስሜቶችን ነው የሚሰጠኝ። ደስታም አለው እንደገና ደግሞ በቃ አንዳንዴም የምጨናነቅበትም ሁኔታ ውስጥ አለ። ግን በጣም በቃ በዓልን ማክበር እንቁጣጣሽን አብሶ ከቤተሰብ ጋራ ነው ማክበር የምፈልገው። ሌላው ችግር የለብኝም። እንደውም ያው ገና ምናምን ከሆነ እንደውም ቤተሰብ ጋራ መሄድ የማይጠበቅብኝም እነሱም አይጠብቁም። ይጠብቃሉ ብዬ የማስበው እንቁጣጣሽን መስት ነው አይቀርም። እግዚአብሔር ያው ስላለ እና ፋሲካ እንደ ሁኔታው እንደተመቸኝ ማለት ነው። ልሄድም ላልሄድም እችላለሁና እንደ ሁኔታው በቃ ግን ብመጣ በጣም ነው ደስ የሚላቸው እነሱ ማለት ነው። ፋሲካም በጣም በቃ ፋሲካም የሚወደድ በዓል ነው። ሁሉም በዓል በጣም የሚወደድ በዓል ነው። እኔም ደግሞ የምወደው በዓል በጣም ፋሲካን ነው። እና እንቁጣጣሽ በጣም እወደዋለሁ። ግን ከልጅነቴ ጋራ ከትውስታዬ ጋራ ተሳስሮ ያለው እንቁጣጣሽ ነው። ፋሲካም አዎ ተሳስሮ ያለ ነገር አለ። ሌሊት ተነስቶ መብላቱ ምናምን በልጅነቴ ተቀስቅሼ ምናምን ተነሺ ጾም እንፍታ ምናምን ያው አሁን በዛ እንትን ውስጥ ባልሆንም ግን ድሮ የልጅነት ነገር ይኖራል። እና በቃ እንደዛ ነው።

ገንፎ አዎ እመገባለሁ እበላለሁ እንደውም ዛሬ ከጠየከኝ አይቀር ዛሬ ቁርሴን የበላሁት ገንፎ ነው የጤፍ ገንፎ ማለት ነው። እና ገንፎ እወዳለሁ ገንፎ የጤፍ ብቻ አይደለም። በብዙ አይነት እህሎች ገንፉ ሊሰራ ይችላል። ለምሳሌ እንደ ቡላ ያሉት ገንፎዎች አሉ ፍርኑ ድቄት ገንፎዎች አሉ። እንደገና ደግሞ ለራሱ ተብሎ የሚዘጋጅ የገንፉ እህል። በሱ የሚሰራ አለ ለምሳሌ በብዛት የገንፉ እህል የሚሰራው አራስ ልትወልድ ማነው? እርጉዝ ሴት ልትወልድ ስትል ከወለደች በኋላ ደግሞ በአራስነቷ የምትበላው ነው። እሱ ከብዙ እህሎች የሚዘጋጅ ነው። በጣም ይጠግናታል በጣም በርትታ እንድትነሳ ያደርጋታል። እና የተለያየ አይነት የገንፉ ነገሮች አሉ የበቆሎ ገንፉ አለ። በተለያየ አይነት አካባቢዎች የሚበሉ በብሄር ብሄረሰቦች የሚታወቁ ገንፎዎች አሉ። እንደገና በጣም በቃ ለምሳሌ የቡላ ገንፎ በጉራጌ አካባቢ ይታወቃል። በብዛት እንደገና የ አሁን ከተለያየ አይነት እህሎች የሚዘጋጅ ደግሞ ምጥን ተብሎ የምጥን ገንፎ ይባላል። በተለያየ አይነት አካባቢዎች በከተማም በገጠርም ለምሳሌ በአማራ ክልሎች እንደገና ደግሞ በሰለጠኑት አካባቢዎች ላይ ይበላል። እንደገና የፍርኖ ድቄትም ገንፎ እንደዛው ነው። ብዙ ሰው ያውቀዋል ብዙ ሰው ይመገበዋልና የሚዘጋጀው ያው ከሰንዴ ዱቄት ነው እሱ የፍርኖ ዱቄት ማለት እንደገና የሚሰራው ያው ገንፎ አብዛኛው ሰው የሚመገበው በቂቤ ነው። በቂ ቤት ተደርጎ መሃሉ ላይ ቂቤ ይደረጋል በርብሬ ይደረጋል ከዛን ይበሉታል። የቡላ ገንፎ ሲሆን ግን ምንድነው? ከላይ ሚጥሚጣ ይነሰንስበታል ከዛ ቅቤ ይደረግበታል እና መሃሉ አይጎርጎድም የሙላ ገንፎ ሲሆን ለመጎርጎድ አይመችም። ያኛው ግን በደንብ ተደርጎ ስለሚታሽ እንደ እንደ ማስቲካ ነገር ስለሚሆን ስለሚለጠጥ። እሱ በመሃል መሃሉ ጎርጎድ ይደረግና ከዛ መሃሉ ላይ ቅቤና በርበሬ ይደረግበታል። ከዛ ይበላል ማለት ነው። አንዳንድ አካባቢዎች ደግሞ መሃል የሚያደርጉት በርበሬ የሚያቃጥል ከሆነ ዳር ዳሩ ላይ እርጎ ያፈሱበታል እና የበርበርውን ማቃጠል እርጎ ትንሽ ይቀንሰዋል ብለው ስለሚያስቡ በእርጎ ተደርጎ ይበላል ማለት ነው። አንዳንድ ሰዎችም ደግሞ በዘይትም የሚበሉ አሉ። ቅቤ የማይወዱ ከሆነ ቅቤ የማይስማማቸው ከሆነ። እንደገና ደግሞ ጾም ላይም ከሆኑ በዘይት ተደርጎ ይበላል ምንም ችግር የለም። ዘይቱ ላይ ትንሽ ነጭ ሽንኩርት ምናምን ቅመማ ቅመም ያደርጉበትና ከዛን ይበሉታል ኖርማል ነው ይጣፍጣል ማለት ነው። እና በቃ በጣም ቁርስ ላይ አብሶ ገንፎ በጣም ይታወቃል። በኢትዮጵያ ያው ለህፃናትም ለትልልቆችም ይሆናል እና ይበሉታል በብዛት እንበላዋለን ገንፎ። እና በጣም ነው የሚጣፍጠው በጣም ነው ደስ የሚለው በደንብ ደግሞ ከተሰራ። በደንብ መታሸት ይፈልጋል ሲሰራ ገንፎ። እሽት ተደርጎ ከተሰራ እጅግ በጣም ተደርጎ ነው የሚጣፍጠው የሚጣፍጠው በቃ። ደስ በሚል ሁኔታ ከተዘጋጀ። በቃ ሳይቃጠል ምን ሳይል። ሽታውን ሳይቀይር ሽታው እንዴት ነው የሚቀይረው? አንዳንድ ጊዜ ገንፎ ሲገነፋ። እናም አስለውና ከዛ በደንብ ካሸነው በኋላ ውሃ ሳንጨምር እንጥደዋለን። ከዛ መልሰን ስንጥደው ያ ደግሞ ውሃ ካልተጨመረበት የሱሩ ይይዝና ከዛ ይቃጠላል ይቃጠልና። ጪስ ያወጣል ማለት ነው። ያ ጪስ ደግሞ የገንፉውን ጠረን ወይም ደግሞ ጣዕሙን ያበላሸዋል። ስለዚህ ያ ነገር ደግሞ እንዳይሆን ምንድነው? አሽተን አሽተን አሽተን በጣድ ነው ቁጥር እየደጋገምን ነውና እያሸን እያወረድን እያሸን እያወረድን እያሸን ነው የምንጥደውና። ያ ያን ጊዜ ደግሞ እኛ ምን ማድረግ አለብን? እንዳይቃጠልና እንድጭሱ እንዳያወጣ ጠረኑንና ጣዕሙን እንዳያበላሽብን ትንሽ ትንሽ ውሃ እየጨመርን ማዘጋጀት መቻል አለብን። ውሃ ጠብ እያደረግን ውሃ ጠብ እያደረግን እስኪበስል ድረስ መጠበቅ አለብን። ምክንያቱም የሚበስለው ራሱ ገንፎ በእንፋሎት ስለሆነ ማለት ነው። ስለዚህ ያንን እያደረግን ማብሰል አለብን። በጥሩ ሁኔታ ይበስላል የዛኔ አውረደ ነው። ቅቤ ወይም ደግሞ የምንፈልገውን ዘይትም ሆነ ቅቤ ጨምረን መመገብ እንችላለን እና በጣም ጥሩ ምግብ ነው። እኔም እንድትበሉት እመክራለሁ

አዎ ሌሎችን መርዳት እወዳለሁ ያስደስተኛል በጣም በቃ ከውስጤ በጣም ደስ የሚለኝ ነገር ምንድነው ሰዎችን መርዳት ነው። ረድቼ ፊታቸው ላይ የማየው ነገር በጣም ነው የሚያስደስተኝ በጣም ነው ደስ የሚለኝ። ምክንያቱም እኔም ተቸግሬ ስለማውቅ ማለት ነው። በቃ ተቸግሬ ያንን ነገር ስላሳለፍኩት እነሱ ደግሞ በችግራቸው ሰዓት ስደርስላቸው በፊታቸው የማየው ነገር እጅግ በጣም ነው ደስ የሚለኝ። ደግሞ ኖሮኝ ምንም የለኝም። በርግጥ ኖሮኝ ደግሞ በደንብ መርዳት ብችል ሰዎች ሲስቁ ባይ ሰዎች ሲደሰቱ ባይ በጣም ደስ የሚለኝ ነገር ነውና። መርዳት በጣም ነው የምወደው በጣም ማለት ነው በቃ። ቢኖረኝ በቃ እንደዚህ ባደርግላቸው እላለሁ ሁል ጊዜ እና በቃ በጣም ያሳዝኑኛል ምክንያቱም ችግር መጥፎ ነው። የሰውን ልጅ ወደ ታች ያደርጋል። ከራእዩ ከአላማው ሁሉ ያስቀራልና። እኔ ደግሞ በገንዘብም ሆነ በሀሳብም ሆነ በምችለው አቅም ብረዳቸው የሆነ ደረጃ እንኳን ቢደርሱ እጅግ በጣም እመኛለሁና። ሰው መርዳት በጣም ነው የሚያስደስተኝ በእውነት በጣም ማለት ነው በቃ። እሱ ሲስቅ ማየት ለኔ እጅግ በጣም በሚሊየን የማይገዛ ነገር ነው በቃ። ሰው ሚሊየን ነገር ኖሮት መስጠት ካልቻለ መርዳት ካልቻለ ያ ሚሊየን ብሩ መኪና ሊገዛለት ይችላል። ምግብ ሊገዛለት ይችላል ቤት ሊገዛለት ይችላል። ነገር ግን ይሄንን ደስታ ግን ሊገዛለት በፍጹም አይችልም። ይህንን ደስታ መግዛት የሚችለው ያ ሰው በምንድነው በመስጠት ሰጥቶም ደግሞ ከእነዛ ሰዎች። የሚያየው ፊሊንግ ነው እሱን እንደዛ ሊያስደስተው የሚችለውና እጅግ በጣም አድርጌ ነው በቃ የምወደው። መርዳት ሁል ጊዜም መርዳት ብችል ሀብት ባገኝ በእውነት በጣም በቃ ሰዎችን መርዳት ብችል እጅግ በጣም የሚያስደስተኝ ነገር ነውና። በቃ ሁል ጊዜ ብር ቢኖረኝ በጣም ደስ የሚለኝ። ብዙ ነገር መርዳት ጥሩ ነው በሀሳብ መደገፍ በጸሎት መርዳት። ብዙ ነገር ማድረግ በጣም እወዳለሁ እና ደግሞ ቢኖረኝ ከዚህም በላይ ሰዎችን ለማስደሰት ብጥር እጅግ በጣም አድርጌ ነው የምመኘው። ደግሞ እንደዛ ያደርግልኛል ያድርግልኝም እና የመጀመሪያ ስራዬ ሰዎችን መርዳት። ይመስለኛል እና አደርገዋለሁም ብዬም አስባለሁ እግዚአብሔር ከባረከኝ እግዚአብሔር ካሰበኝ ሰዎችን እረዳለሁ ብዬ አስባለሁ። እና እጅግ በጣም ደግሞ ለሰው ልጆች አስፈላጊ ነገር ነው። ሰውን መርዳት ምክንያቱም ሰው ለራሱ ብቻ ገንዘብ ኖሮት ለራሱ ብቻ የሚበላ ከሆነ ሰዎች ሲራቡ ሲጠሙ ሲታረዙ ዝም የሚል ከሆነ ያ ሰው ሀብታም አይደለም በቃ። ያ ሰው ለራሱ ዝም ብሎ እንደዛው ደሃ ነው እሱ። ምክንያቱም እነሱ ደሃ ስለሆኑ ነው እሱ። ኮምፔር ሲደረግ ሀብታም የተባለው እንጂ። እሱ ሰውየው ደሃ ነው ምክንያቱም እነሱ ቢኖራቸው ኖሮ ከእሱ ኮምፔር እንደራሱ ለማድረግ ምንም እንትን አያስፈልግም በቃ እኩል ነበር የሚሆኑት። ግን እነሱ ስለሌላቸው ኮምፔር ሲደረግ የሱ የተሻለ ስለሆነ ነው። ነገር ግን እሱ ሰውየው በገንዘብ ደሃ በገንዘብ ደሃ እንኳን ባይሆን በአስተሳሰብ ግን ደሃ ነው። ምክንያቱም ብዙ ሺዎች የተራቡ እሱ ግን ብቻውን አይ ይሄንን እበላለሁ የሚል ከሆነ እንደውም እነሱ ሀብታሞች ናቸው። ምክንያቱም በሀሳብ በአስተሳሰብ በልጽገዋል እሱ ግን በሀሳብ የሀሳብ ድህነት ነው። ያለበት በገንዘብ ሀብታም ሊሆን ይችላል ነገር ግን በአስተሳሰብ ደግሞ ደሃ ነው ያ ሰው ማለት ነው። ስለዚህ ሀብታም የሚሆነው ምን ሲሆን ነው? መርዳት ሲችል ነው እነዛን ሰዎች ካሉበት ሁኔታ ውስጥ ማውጣት ሲችል ነው። ከተራቡ ማጥገብ ሲችል ነው ልብስ ከሌላቸው ልብስ መስጠት ሲችል ነው። ከተጠሙ ማጠጣት ሲችል ነው ያ ሰው ሀብታም ሊሆን የሚችለው ሀብታምም ሊባል የሚችለው ማለት ነው። እና ያ ነገር ነው በቃ ሁሉም ሰው ላይ እንደዚህ አይነት አስተሳሰብ መቅረጽ አለበት በቃ። እኔም ለወደፊትም እንዲኖረኝ የምፈልገው አስተሳሰብም ሀሳብም ይሄና ይሄ ብቻ ነው። ሀሳቤን መለወጥ እንዲለወጥብኝ በፍጹም አልፈልግም። በፍጹምም እንዲለወጥብኝ በፍጹም አልፈልግም። እና ይህንን ነገር ማድረግ በጣም እወዳለሁ ሌሎችን መርዳት በጣም እወዳለሁ። እና ለወደፊትም እግዚአብሔር ያድርግልኝ እላለሁ አመሰግናለሁ ስለ ሁሉም ስለ ጊዜው።